እሺ መዘመር ትወዳለህ ነው እንግዲህ የሚለው መዝሙር እንግዲህ ብዙ ነገርን ሊገልጽልን ይችላል። መዝሙር ማለት በሃይማኖታችን በተለያየ ሰው የተለያየ ሃይማኖት አለው በዛ መዘመር። መዝሙር አለ ያንን በመዘመር ወደ ፈጣሪው ጻሎት ሊያደርስ ይችላል። ምስጋና ሊያቀርብ ይችላል። ስለዚህ አንዱ መንፈሳዊ ህይወታችንን የምንመራበትና የምንተገብርበት እንዲሁም ግልጋሎት የምናቀርብበት መንገድ ነው ማለት ነው። ስለዚህ መዝሙር መውደድ ብቻ ሳይሆን ተፈጥሮአዊ የሆነ ከፈጣሪያችን ጋር እምንገናኝበት እምናመሰግንበት እንዲሁም ጸሎት የምንጸልይበት አንዱ መንገድ ስለሆነ። መዝሙር እኔ በበኩሌ በጣም ነው እምወደው መዝሙር ሁልጊዜም እሰማለሁኝ አዘምራለሁ። ይህንንም በማደርግበት ሰዓት ደስ ስለሚለኝ። ብዙ ጊዜ መዝሙርን እሰማለሁ።

ስልጠና ትወስዳለህ ወይ ነው? የሚለው እንግዲህ እኔ በበኩሌ ስልጠና በተለያየ ጊዜ የተለያዩ አጫጭር ስልጠናዎችን ወስጄ አውቃለሁ። የቋንቋ የመይንቴይናንስ የቴክኖሎጂ የቴክኒሻን እንዲሁም በሶፍትዌር ዙሪያዎች ላይ ሊወሰዱ የሚችሉ ስልጠናዎችን መውሰድ ደስ ይለኛል። በበኩሌ ይህም እንግዲህ የተሻለ እውቀት እንዲኖረኝና የተሻለ አፈጻጸም ለማግኘት በስራዬም ሆና ለወደፊቱ ለሚኖረኝ ተልእኮ እንዲጠቅመኝ ብዙ ጊዜ አጫጭር ስልጠናዎችን እወስዳለሁ ማለት ነው። ይህም ደስ ብሎኝ የምወስደው ነገር ስለሆነ ውጤታማ ጊዜ እሆንበታለሁ። እና አጫጭር ስልጠና መውሰድ በዛ ላይ ረዘም ያለ ሲሆን ጊዜ ካለ ችግር የለውም ማለት ነው። በመውሰድ ራሴን አዳብራለሁ ማለት ነው።